ወንድም ከእናትና ከአባት የተወለደ ልጅ ወንድም ይባላል። ወይም ደግሞ በእናት ብቻም ሊሆን ይችላል ወይ በአባት ብቻም የተወለደ ሊሆን ይችላል። ግማሽ ወንድም ይባላል። ወይም ወንድም ይባላል በተለምዶ። ነገር ግን ወንድም ብዙ ጊዜ ከአንድ እናት ከአንድ አባት የተወለደ ወንድ ልጅ ወንድም ይባላል።